ልብስ በእጅ ታጥባለህ አዎ ልብስ በእጅ አጥባለሁ ብዙ ሰው እኛ አካባቢ በእጅ ሚያጥበው ሳፋ ውስጥ እና ልብስ በእጅ አጥባለሁ። ሰዎችም እኛ አካባቢ ልብስ በእጅ ነው የሚያጥበው አብዛኛው ሰው አንዳንድ ናቸው ከመቶ ሁለት አምስት ፐርሰንት የሚሆን ናቸው። ልብስ ማጠቢያ ያላቸው እና ብዙም እንትን ያደገች ከተማ ስላልሆነች ልብስ በእጃችን ነው ምናጥበው። እንደውም ወደ ገጠር አካባቢ ወጣ ስንል ወንዝ ላይ እንዲህ ድንጋይ ላይ ምናምን ራሱ የሚያጥቡ አሉ። እኛ አካባቢ ግን እኔ አሁን ያለሁበት ሳፋ ውስጥ ነው ምናጥበው። መዘፍዘፊያ ውስጥ እና ውሃ እያመላለስን ምናምን እንደዛ ነው የምናጥበው።

የስራ ጊዜዎች እንዴት? ነው የስራ ጊዜ በጣም አሪፍ ነው ከተለያዩ ደንበኞች ካገናኛለሁ የተለያዩ ሀሳቦችን እንለዋወጣለን እና ደንበኞችን እርካታ ማየት ደግሞ በጣም ያስደስተኛል። እና የሰራ ጊዜ በጣም ጥሩ ነው። ከተለያዩ ስራ ባልደረቦች ጋር እገናኛለሁ የሰራ ልምድም እወስዳለሁ። ብዙ ትምህርቶችም በቀን ውስጥ ተምሬ እገባለሁ የብዙ ሰው ፀባይም አያለው። እና የተለያየ ነገሮችን ስለማስተናግድ አሪፍ ነው ለኔ ምንም ትምህርት ሆኖኛል። ትምህርት ሆኖ የሚያልፉ ነገሮች ይበዛሉ። ከሚሉኝ እና ሁሉንም እንደ አመጣጡን ለመመለስ እሞክራለሁ። እና አሪፍ

ይቅርታ መጠየቅ ቀላል ነው ይቅርታ መጠየቅ ቀላል ነው። ግን ብዙ ጊዜ ሰዎችን ልምድ አላደረጉትም እና አንዳንድ ሰው በይቅርታ መጠየቅ ይከብደዋል። ለኔ ግን ይቅርታ መጠየቅ ቀላል ነው። ምክንያቱም ሰላም አገኛለሁ ያሰው ጥፋተኛ ራሱ ቢሆን። ጥፋቱን አስረድቼ ለማሳመን እሞክራለሁ ከዛ ይቅርታ ለመጠየቅ እሞክራለሁ። ምክንያቱም ይቅርታ ካላልኩ ሰላም አላገኝም። ሀሳቤም ስብስብ እንዲል ይቅርታ ማለት አለብኝ። እና ይቅርታ በጣም ጥሩ ነገር ስለሆነ። ብዙ ብዙ ሰውም ይሄን ልምድ ማድረግ አለበት እና ይቅርታ አይከብድም

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቴክኖሎጂ ችግር ሲያጋጥምህ ኢንተርኔት ላይ ሰርች በማድረግ እ ብ ብዙ ነገሮች ስላሉ ከዛ ላይ እማራለሁና እ ሰዎቹንም በመጠየቅ እማላ እማላውቀውን በአካባቢዬ ባሉ ሰዎች እየጠየኩኝ ጎረቤቶቼንም ጓደኞቼን በመጠየቅ እማራለሁ። እና እ በዛው የተረፈ ደግሞ ከዛ ካለፈ ክሮም ላይ እ ኢንተርኔቶች ላይ ሰርች አርግቼ የከበደኝን ነገር ማ በቀላሉ ማግኘት እችላለሁ የተለያዩ ድረ ገጾች ላይ ማየት እችላለሁ። በቪዲዮም ከፈለኩ በአውዲዮ እና እንደዛ ነው የማገኘው። ኢንተርኔት ላይ ሁሉም ነገር ስላለ ከዛ መውሰድ እችላለሁ። እና በዚህ ዘመን እንደዚህ አይነት ችግር አያጋጥምም ሁሉ ነገር ስልኬ ላይ አለ። ስ ስልክ ካለ ሁሉም ነገር ቤቴ ሆኜ የተለያዩ ነገሮችን መማር እችላለሁ። እ ብዙ ነገሮችንም መስራት እችላለሁ። ምንም ሚከብደኝ ነገር የለም። ኢንተርኔት ካለኝ እና ኢንተርኔት ስላለኝ የተለያየ ነገሮችን እጠቀማለሁ ቴክኖሎጂንም ለማወቅ አይከብደኝም

የስራ እድገት እየፈለክ ነው አዎ የስራ እድገት እየፈለኩ ነው ምክንያቱም የተሻለ ነገር ሚጠላ የለም። እና ሁሌም አሁንም የተሻለም ሳገኝ የተሻለ መመኘት አይከፋም እፈልጋለሁ። ሁሌም ግን እንደዛ ማለቴም አሁን እየሰራሁት ያለሁትም ደስተኛ ነኝ። እሰራለሁ ግን እድገት እፈልጋለሁ። እና አሁን ባለውበትም ደስተኛ ነኝ።

አስተያየት መቀበል ትወዳለህ? አዎ አስተያየትን መቀበል እወዳለሁ ምክንያቱም አስተያየትን ካልተቀበልኩ ስህተቶቼን ማረም አልችልም እና አስተያየቶችን ስህተቶቼን ለማረም ስለሚረዳኝ ብዙ አስተያየቶችን የተለያየ አስተያየቶችን እቀበላለሁ። አስተያየቶችንም ደግሞ አይቼ እንትን ማስተካከል ያለብኝን ነገር እዛ ላይ አስተካክዬ ሰዎችን ለማስደሰት እሞክራለሁ። እና አስተያየቶችን እቀበላለሁ የተለያዩ አስተያየቶች ሲደርሱኝ እኔን ያበረቱኛል። ለነገ ስራ አሪፍ እንዲሆን ስለሚረዳኝ ብዙ አስተያየቶችን እንቀበላለሁ።

የምትመኘው ስራ ምንድነው? የምመኘው ስራ ስራ ይሁን እንጂ ስራ እወዳለሁ የተሻለ ስራ ደግሞ ካለውበት የተሻለ ህይወት እንድኖር የሚያደርገኝ። የተሻለ ነገር ቤተሰቦቼን የምቀይርበት ህይወቴን የምቀይርበት ስራ ቢሆን በጣም እወዳለሁ እና ደስተኛ ሆናለሁ። እና የተሻለ ስራ እመኛለሁ ሁሌም ካለውበት ሁሌም የተሻለ እያልኩ ለመሄድም እሞክራለሁ። እኔም በስራዬ ተሻለ ስራ ለመስራት እሞክራለሁም እሰራለሁም የተሻለ ነገር ለነገ የተሻለ እንዲሆን።

ጥራት ያለው ስራ ማቅረብ ትችላለህ? አዎ ጥራት ያለው ስራ ማቅረብ በጣም እችላለሁ። ምክንያቱም ስራዎቼን በደንብ አውቄ ስለምሰራ ጥራት ያለው ስራ ነው ሁሌም የማቀርበው እና ሁሌም ቢሆን ለምንም ብዬ ሞክሬም ቢሆን ጥሩ ስራ ለማቅረብ እሞክራለሁ እና ስራ ላይም ጥሩ ያልሆነ ነገረም መስራት አልወድም። በልምድም በምንም የተሻለ ሰው አብሬ ውዬ ስራዬ ላይ ጥሩ እንቅስቃሴ ስለማረግ ሁልጊዜ የተሻለ ስራዎችን ነው የማቀርበው ለደንበኞቼ። እና ደንበኞቼን ለማስደሰት እኔም በጣም የተሻለ ለመስራት የተለያየ ቴክኖሎጂዎችንም ተጠቅሜ። የተማርኩም የቀን ዉለዬን ከነገ ዛሬ እያሻሻልኩ በጣም የተሻለ ጥርት ያለ ስራ ነው የምሰራው እና በዚህም ደንበኞቼ በጣም ይወዳሉ ብዙም ደንበኞች አለኝ። ደንበኞችንም መያዝ ችያለሁ በዚህ በጣም ከተለያየ ቦታ ከሩቅ ቦታ ይመጣሉ እና በጥራት በጣም እንትን ያለ ስራ ነው የምሰራው። ጥሩ ስራ ነው የምሰራውና ይሄም ደግሞ በዚህ እንድታወቅ አድርጎኛል። ጥራት ያለው ስራ በመስራቴ እኔ ነኝ የምጠቀመው ምክንያቱም ጥራት ያለው ስራ ስሰራ ነገ ተመልሰው ጋር ይመጣሉ ሌላ ሰው ይዘውም ሊመጡ ይችላሉ። ጥራት የሌለው ስራ ግን ዛሬ ላይ ለአንድ ሰው ብሰራ ደንበኞቼ እየሸሹኝ ነው የሚሄዱት። ከነገ ዛሬ ደግሞ ምንም እያጣሁ እሄዳለሁ ማለት ነው። ጥራት ያለው ስራ በሰራሁ ቁጥር ደግሞ ለኔም ጥሩ ይሆናል ለገበዬም አሪፍ ነው። እና ከስተመሮቼም እየበዙ ይሄዳሉ ደንበኞቼ በጣም ሰውም እያወቀኝ ይሄዳልና ጥራት ላይ በጣም እሰራለሁ። ጥራት ላይ ትኩረት አርግጄ መጀመሪያ የምሰጠው መስፈርት ነው ጥራት።

የስራ አሰራሮችን ትከተላለህ አዎ የስራ አሰራሮችን እከተላለሁ ምክንያቱም የስራ አሰራሮችን ስትከተል ስራዎችን እንዴት መስራት እንዳለብኝ? እማራለሁ ብዙ ልምዶችን ስለምወስድ የተለያዩ የስራ ልምዶችን እከተላለሁ ሁሉም በሙያው ስለሚለያይ። የተለያዩ የሰራ ልምዶችን እወስዳለሁ ለምሳሌ ኢንጂነሮችን። የዶክተሮችን የተለያዩ ተቋማትን የጤናዎችንም ነክ የብዙ ነገሮችን ሙያ ለመማር። የሰራን እንትኖችን አደርጋለሁና እሱም ጠቅሞኛል። በተለያየ ዘርፍ ላይ እሰማራና ልምዶችን ለመቅሰም ጠቅሞኛል። እና ከተለያዩ ሰዎች ጋር የሰራ አሰራሮችን እከታተላለሁ እና ልምዱም ጠቅሞኛል። ጉዳት ቢደርስበት ሰው የመጀመሪያ እርዳታ ማድረግ እችላለሁ። ብዙ ነገሮችን ማድረግ እችላለሁ እና በጣም ጠቅሞኛል። አሁንም የተለያየም ባገኘሁት አጋጣሚ ሁሉ ለመማር እፈልጋለሁ። ከተለያዩ ሰዎች ጋር ሁሉንም ነገር ማወቅ ስለምፈልግ በጣም በጉጉት እና በጥሩ አእሚሮ።

የቀን መቁጠሪያ ትጠቀማለህ? አዎ የቀን መቁጠሪያ እጠቀማለሁ ምክንያቱም ሰአቱን ቀኑን ዓመተ ምህረቱን ማወቅ የምችለው በዛ ስለሆነ የቀን መቁጠሪያ በደንብ እጠቀማለሁ። ጊዜን ለማወቅ አመት ዓመተ ምህረቱን ለማወቅ የሰዎችን እድሜን ለማወቅ የተለያየ ነገሮችን ሰአቶችንም ለማወቅ። ግዴታ ቀን መቅጠሪያ አስፈልጋለሁ። እና ደሞዝም በቀን ነው። ሁሉን በጣም የተለያዩ ነገሮች በቀን ስለሚከናወኑ ቀኑን ማወቅ ስላለብኝ ቀን መቁጠሪያ

በስራ ጊዜ እረፍት ታደርጋለህ? በስራ ጊዜ በፍጹም እረፍት አላደርግም። ምክንያቱም ከስራ ውጪ በቂ እረፍት አለኝ። እና እንደውም ከእረፍቴ ላይ ነው ስራ መስራት የምወደው። ስራ እንዲጎዳ እንዲበደል አልፈልግም። እና በቂ እረፍት ስላለኝ የስራ ጊዜን እረፍት አላደርግም። በጣም ነው የሚደብረኝ የሰራ ሰዓት ላይ የሚያሾፍ ሰው ራሱ። እና የስራ ጊዜም በአግባቡ ስራዬን በመስራት ነው የምጠቀምበት። እንደውም ያለ ሰዓትም እያሰለኩ ስራዬን እሰራለሁ እንጂ የስራ ጊዜ ላይ እረፍት በፍጹም ጥሩ አይደለምና አላደርገውም። ለወደፊትም አላደርገውም። እና ይሄም እንደዚህም በመሆኔ ስራዬ ላይ የተሻለ ውጤት እንዳይ ያደርጉኛል። እና በጣም ሰአቴን ስለምጠቀም የእረፍት ሰአቴንም በእርግጥ እረፍት እወስዳለሁ። ግን የእረፍት ሰዓት ስላለኝ ሁሉንም በሰአቱ ነው የማደርገው። የስራ ጊዜን ደግሞ በስራ ነው በቃ። ወጥሮ ይዞ መስራት። ስራዬን በደንብ በመስራት ጥርት አድርጌ በመስራት ነው ስራዬን የማሳልፈው እንጂ በስራ ጊዜ እረፍት አላደርግም። ምንም ቢገጥመው ወይ ካመመኝ፣ ካመመኝ ራሱ ካልባሰብኝ እንደዚህ እረፍት አላደርግም። ምክንያቱም ወይ ሰው ተክቼ ስራ ቦታው ሳይበደል እኔም ሳልጎዳ በቶሎ ህክምና ማግኘት ስላለብኝ እንደዛ ወይ ሰው ተክቼ እንደዛ ላርፍ እችላለሁ እንጂ ስራውን አቁሜ እንደዚህ ስራው እየተጎዳ እረፍት ማድረግ ጥሩ አይደለም። ልክም አይደለም ይሄ። ለኢኮኖሚም ጥሩ አይደለም። ስራውም ይጎዳል። እና ለሀገሪቱም ጥሩ አይደለም።

የትኛውም በዓል ትወዳለህ ብዙ በዓሎች አሉኝ አካባቢ የሚከበር በአመት ቢያንስ ስድስት እና ሰባት በዓላቶች ይከበራሉ ገና ዘመካከል ጥምቀት ያስደስተኛል። ገና ጥምቀት። የሚደረጉት ነገሮች ሁሉ አደባባይ ላይ ነው ምንዞረው ታቦት ስንሸኝ ምናምን ልብስ ይገዛልናል በልጅነታችንም እና ጥምቀት በዓል በጣም ይመቸኛል። ገና ደግሞ በጣም የምወደው በዓል ነው በስጦታ በዓል ነው። እና እየሱስ ክርስቶስ ተሰቅል እኛን ያዳነበት ስለሆነ በጣም የምወደው በዓል ነውና። በጣም ብዙ በዓላቶች አሉ። የበአሉ ድባብ ከቤተሰብ ጋር ተሰብስቦ ምናምን የምናሳልፈው ነገር በጣም ደስ ስለሚለኝ በኋላቶችም በጉጉት ነው የምጠብቀው። እና ሁሉም በኋላቶች ለኔ ልዩ ናቸው። በተለይ ገና በጣም ልዩ ነው ለኔና በጣም የምወደው ዋናው ፋሲጋ አለ። ፋሲጋ ደግሞ በጣም አሪፍ ነው። አካባቢ በጣም ነው የሚከበረው። ቤተሰብ በጣም ሩቅ ያለ ዘመድ ራሱ ወደ ቤተሰብ ጋር ሄዶ የሚያከብረው ባል ነውና በጣም የሚወደድ ባል ነው።

የስራ ግምገማ ተደርገሃል አዎ የስራ ግምገማ ብዙ ጊዜ እንደረጋለን እና በሱ ላይም በጣም ስኬታማ ነኝ። ስራዬን በአግባቡ ስለምሰራ የሚጠበቅብኝን ሁሉ እሰራለሁ እና የስራ ግምገማዬ ላይ ሁሌ አሪፍ ነው። ውጤቴ በጣም ጥሩ ነው። ስራ ላይ በጣም ታታሪ ነኝና የሚጠበቅብኝ ሁላ እሰራለሁ ደንበኛ አስደስቼ ነው የምልከውና ብዙ ጊዜ ሽልማቶቼንም ወስጃለሁ። በዚሁ ዘርፍ እና በጣም ታታሪ ስለሆንኩኝ አዎ ብዙ እገመገማለሁ። ደንበኞቼም በጣም በእኔ ደስተኛ ናቸውና በጣም የሚኮሩብኝ ሰራተኛ ነኝ። ስራ ቦታም በጣም እንትን ጊዜን ሰጥቼ ነው የምሰራው። ከተሰጠኝ ሰዓት ራሱ አሳልፌ ነው የምሰራው። እና በጣም አሪፍ ስለሆነ ምንም ያን ያህል ብዙም ግምገማ ላይ አያተኩርቡኝም። ምክንያቱም ስራዬ ምስክር ነው የማሳየው ነገር ምስክር እንትኑን ለማሟላት ነው። እንጂ ይሄ ያህል እኔ እንደዚህ በጥልቀት ሚገመግሙኝ ነገር በስራዬ ላይ እንትን ስላለ ያን ያህል የለም። ግን ግምገማ ይደረግብኛል።

ወተትትጠጣለህ? አዎ ወተትትጠጣለህ? ለጤናም ጥሩ ነው ለጥርስ ጥንካሬ። ለጉልበት ይሰጣል የተለያዩ በሽታዎችን ይከላከላል። ወተት በተለያየ መንገድ እጠቀማለሁ። ወተት ትኩሱን ተንጦ ደግሞ ፀጉሬ ላይ በመቀባት አሬራ እወዳለሁ። አይብ የተለያዩ ነገሮችን በማድረግ ወተትን በተለያየ መንገድ እጠቀማለሁ። እና ወተት በጣም አሪፍ ነው። ለጤናም ለተለያዩ ነገሮችም አሪፍ ነው። ወተት ከላም እናገኛለን። በዱቄት መልኩም አለ። በተለያየ በምፈልገው አይነት አለና በአካባቢያችሁ ወተት በጣም ተፈላጊና ተወዳጅ ነገር ነውና። አሁን ላይ እንደውም በጣም በብዛት በአካባቢው በየሰፈሩ ራሱ ኮንትራት እየያዝን ምናምን እንደዛ ማግኘት ችለናልና። እና ወተት በጣም አስፈላጊ ነገር ነው። ከህፃንነት ጀምሮ ህፃናትም እሱን እየጠቡ ነው ሚያድጉት። ለጥንካሬ ለአሚሮ ልቀት። ለተለያየ ነገር ጭንቅላታችንንም እንትን ያረገዋል። ዘና ያረግልናል

ደብዳቤ መጽሐፍ ትወዳለህ? አዎ ደብዳቤ መጽሐፍ በጣም እወዳለሁ። ድሮ በጣምት እጻጻፍ ነበረ። ለቤተሰቦቼ የፍቅር ደብዳቤዎችን ብዙ ታሪኮችን ደብዳቤ መጻፍ መጣም እወዳለሁና። ደብዳቤ ሲጻፍልኝም ስጽፍም በጣም ደስ ይለኛል። ምክንያቱም እንደ ማስታወሻነትም ይዛለሁ እንደ ማስታወሻነትም ስለማስቀምጥ። ደብዳቤዎችን አስቀምጣለሁ። እና ምልከውንም በማስታወሻነት እይዛለሁ ዲያሬ ላይ እይዛለሁ። እና ደብዳቤ መጻጻፍ በጣም እወዳለሁ። አሁን ደግሞ ከወረቀትም በስልክም ሆኗል። ነገሮችን ድረ ገጾች ላይም መጻጻፍ ይቻላል። እና ቴክኖሎጂው በጣም ስለረቀቀ እንደዛም እና በጣም እወዳለሁ። ከድምጽ ይልቅ ደብዳቤ መጽሐፍ ይመቸኛል ብዙ ጊዜ እንደዚህ ከማወራ። ይቀለኝ ብዙ ጊዜ

የአካባቢው ገበያ እንዴት? ነው የአካባቢዎችን ገበያ በጣም አሪፍ ነው ጥሩ ነው። ብዙ ነገሮችን ማግኘት እንችላለን በአቅራቢያችን አሉ ገበያዎች የተለያዩት ትንንሽ ገበያዎችም አሉ። በሳምንት ደግሞ አንድ ትልቅ ገበያ አለ ሀሙስ ቀንና። በጣም አሪፍ ነው የአከበቢያችን ገበያ። ለሁሉም ሁሉም በፈለገው በአቅሙ መግዛት ይችላል። አቅርቦት ይመጣል ከተለያዩ ቦታዎች ስለሚገባ። አሪፍ ነው ገበያ ምንም አይልም። የፈለግነውን ነገር ሁሉ መግዛት እንችላለን እንደ አቅማችን ሁሉም በየአቅሙ አለ። እና የተለያዩ ነገሮችን አለ ሁሉም ነገር አቅርቦት አለ የፈለግነውን ነገር በአቅርቦት እጥረት የለም። ያው ሁሉም ነገር የሚደርስበት ወክት እና እንትኑ ይወስነዋል እንጂ። አቅርቦት በደንብ አለ የምንፈልገውን በብዛት ብዙ ነገሮችን እንድንፈልገው። ከሳምንት እስከ ነገር ግን በሳምንት ሁለት ቀን። ሀሙስና መክሰኞ ሁሉም ነገር አለና የፈለግነውን እስከ ሳምንት እንደዛ እንገዛለን። አሁንም በሳምንት ሁሉም ስለሚመጣ ከተለያየ አቅጣጫ እንገዛለን ማለት ነው። ፍሬሽ ነገሮችን እና። አዳዲስ ነገሮችን አትክልቶችን ፍራፍሬዎችን የተለያዩ ነገሮችን በጣም ብዙ አይነት ነገሮች ይገባሉ። አዳዲስ ማለት ነው ያልቆዩ ከተቆረጡ ወይ ደግሞ እንትን ያልቆየ የበሰለ ነገር እናገኛለን

ሩዝ ትወዳለህ አዎ ሩዝ በጣም እወዳለሁ ከተለያየ አትክልቶች ጋር ተሰርቶ በስጋ ሩዝ በስጋ በእንትን በተለይ የምንገድ ይሰራልና ሩዝ በጣም እወዳለሁ። በእንጀራ እኛ ጋር ውስጥ በጣም በተለያየ በብዙ መንገድ ይሰራል። ባሮስቶ ይሰራል። በትልቶች ይሰራል ከተለያየ ነገር ጋር ይሰራልና ሩዝ በጣም የምወደው ምግብ ነው። እንደውም ብዙ ጊዜ እኛ ጋር ሰው ሆዱን ሳያማው ራሱ ሩዝ ይጠቀማል ያደርጋል ይባላል። እና በምግብ ዙሪያም በጣም ብዙ እንጠቀማለን። ሩዝም በጣም ነው የምወደው።